እሺ አሁን ደግሞ ሚጊቢን ለሌሎች መካፈል ትወዳለህ የምለው ጥያቄ? አዎ እኔ አምግቤን ከሌሎች ጋር ተካፍዬ መብላት በጣም እወዳለሁ። ያው ባህላችንም ያንን ስለሚያበረታታ። ያው ሁሉም ሰው እንግዲህ በእኛ ሀገር ላይ አብዛኛው ሰው ምግቡን ለሌላው ማካፈል ይወዳል ማለት ነው። ስለዚህ እኔም ያኔን አደርጋለሁኝ በብዛት የማገኘው ምግብ ወይ ደግሞ ምግብ ስመገብ ለሌሎችም ማካፈል እወዳለሁ። ግን አንዳንዴ ማላካፍልበት ደግሞ ጊዜዎች አሉ። ለምሳሌ ሚግቡ በጣም የሚያንስ ከሆነ እና በጣም እኔ ራሴ በጣም ተርቤ ካለው ያው ብዙ ጊዜ አላደርገውም። ወይ ደግሞ ያንን ምግብ ለማካፈል ፍቃደኛም የማልሆንበት አይነት ሁኔታ ይኖራል ማለት ነው። ስለዚህ የሚመገበው ምግብ እንግዲህ በብዛት ያው ብቻዬን አይደለም ከቤተሰብ ጋር ስለሆነ አንድ ላይ ሆነን ነው የምንመገበው ማለት ነው። ስለዚህ ስንመገብ እንዴት ነው እንደተለመደው እኛ ሀገር ላይ እንብላ ይባላል። ስለዚህ እንብላ ማለት ደግሞ አንተውም ያው አንዳንዴ ግን ነው ቢቻን ሲሆነና በጣም የማላውቀው ቦታ ከሆነ ለሰው እንደዚህ የማለት አይነት ልምድ የለም። የምናውቀው ሰውና የምንተዋወቅ ሰው ሲመጣ ያው ተጠራርተን እናስገድዳለን ሁላ ከእኛ ጋር እንድበላ ምክንያቱም። ምንድነው እኛ የምናስበው ሌላም ጊዜ ያ ሰው ሲመገብ ወይ ደግሞ ምሳሌ ሊሆን ይችላል። ሌላን አይነት ምግብ ሊሆን ይችላል ምግብ ሲበላ ያው አንድ ቀን ብድር መመለሱ አይቀርም። ምክንያቱም እኛ ከእነሱ ጋራ እነዚህ የተካፈለ እምንበላ ከሆነ ሌላ ጊዜ ደግሞ እንደ አጋጣሚ እሱ እየበላ ከተገናኘን ወይ ደግሞ እሱ ቀድሞ መመገብ ጀምሮ እኛ ካመጣን እንግዲህ አይብረን እንድንመገብ ስለሚጋብዘን ስለዚህ ያን እናደርጋለን ማለት ነው። በአጠቃላይ ስለዚህ ይሄ በጣም ያው በእኛ ሀገር እየተለመደ ባህል ነው። ወይ ደግሞ የተለመደ የነገር ነው። ስለዚህ ሁሉም ሰው እንግዲህ ይሄንን እያደረገ ነው የምኖረው ማነው በጣም ደስ የሚል ነው። ስለዚህ እኔም በአጠቃላይ ከሌሎች ጋራ ወይ ደግሞ ከጓደኞቼ ጋራም ሊሆን ይችላል እንደዛም ደግሞ ከማላውቀው ሰው ጋር አንዳንዴ አልፎ አልፎ መንገድ ሲገዝ ስንጓዝ ለምሳሌ መኪናውን ከሰዎች ጋር እንታወቃለን እንቃረባለን ብዙ ነገር እናወራለን ከዛ ያንን ነገር ምን እናደርጋለን ማለት ነው። እንግዲህ ወደ ጓደኝነት እንቀይርና የዛን ቀን አንድ ላይ ሆነን ምግባችን ወይ ምሳችንን አንድ ላይ እንበላለን። ማነው ያ በጣም ደስ የሚልና በጣም እንግዲህ መበረታት አይነት ባህል ነው ማለት ነው። ሌላ ሀገር ላይ እንደዚህ አይነት ነገር ብዙም የተለመደ አይመስለኝም። እኛ ሀገር ላይ ግን በጣም ደስ የሚል ባህል ነው ያለው ሁሉም ሰው ምግቡን አንድ ላይ ሆኖ እየተካፈለ አንድ ላይ ሆኖ የመመገብ አይነት ባህል የተለመደ ነው ማለት ነው። ይሄ ደግሞ በጣም የሚያኮራ እንደዛም ደግሞ በጣም ደስ የሚል ነገር ነው። ስለዚህ ሁሉም ሰው እንግዲህ ያንን ታሳቢ አድርጎ ሁሌም ምግብ ሲመገብ ሰው ሲመጣበት እንብላለን እምቢ ካለው እንካን ያጎርሰዋል ማለት ነው። ስለዚህ ይሄ በጣም አንድነታችንን ፍቅራችንን ለየት የሚያደርግና ከሌላም ሀገር እንግዲህ በሌላ ሀገር ያልተለመደ ነገር በእኛ ሀገር መኖር ነው። እንግዲህ የሚያሳዩት አንዳንድ ሰዎች ለምሳሌ ከውጭ ሀገር መጥተው ሀገራችንን ለመጎብኘት ሲመጡ በጣም ይዘው የሚሄዱት ነገር እሱ ነው። ጉርሻን ወይ ደግሞ አብረን እንብላ የሚባለው ነገር በጣም ለየት የሚያደርገን ነገር እንደሆነ ነው የሚያወሩት። ምክንያቱም ሌላ ሀገር ላይ ምንድነው የተለመደው? ማዕድ ሲቀርብ ለሁሉም ሰው ለየብቻ ለየብቻ በየሳህን ነው የምትከብለው እንጂ ቢፌ ነው የሚያነሱት በብዛት እንጂ እንደዚህ አንድ ላይ ሆኖ በቡድን የመመገብ አይነት። ነገር ወይ ደግሞ አንድ ላይ ሆኖ አንድ ላይ ሆኖ ወይ ደግሞ ሁሌ ሰው ሆኖ ወይ ሶስት ሰው አራት ሰው ሆኖ አንድ ሳይድ ላይ ወይ ደግሞ አንድ ትሪ ላይ የመመገብ ነገር ያን ያክል የተለመደ ነገር አይደለም። ለዛ ይመስለኛል እንግዲህ ሰዎች በብዛት ይሄኛውን ባህላችንን ሲያዩ በጣም የሚሳቡት እና በጣም የሚወዱት ማለት ነው። እኔም ያው ያንን ባል እያየሁ ስላደኩ እንደዛም ደግሞ እንደዚህ አይነት ባህል ላይ ባህል ውስጥ ስላደኩኝ ያው ከሰው ጋር እንደዚህ የተካፈልን መብላት ያናክል የሚያስቸግረኝ ነገር አይደለም። ማነው በብዛት እንግዲህ የተካፈልን አንድ ላይ ሆነን ነው የምንመገው ማለት ነው። ይሄ በጣም ደስ የምልና በጣም እኔ ከምወዳቸው የኛ ባህሎች መካከል አንዱን ማለት ነው። ስለዚህ እንግዲህ ባህላችን በጣም የሚያኮራ በጣም ደስ የሚልና አብረው አብሮ መስራት አብሮ መብላት እንደዛም ደግሞ በችግር ጊዜ እንኳን አብሮ መሆን መተዳደር መተባበር ምናምን በጣም ደስ የምልና በጣም የሚያኮራ አይነት ማለት ነው። ስለዚህ ያው ምግብም ስንመገብ እየተካፈልን እየተጠራራን አንድ ላይ ሆነን ነው የምንመገበው ማለት ነው። ስለዚህ በአጠቃላይ ምግቤን ለሌሎችም አካፈል ትወዳለህ የሚለው ጥያቄ። አዎ ምግቤን ለሌሎች ማካፈል እወዳለሁ በጣም ፍላጎትም አለኝ። አንድ ላይ እያከፈልኳቸው አንድ ላይ እንመገባለን ማነው። አመሰግናለሁ

እሺ አሁን ደግሞ የጠዋት እለታዊ ተግባራችሁ ምንድነው? ለሚለው ጥያቄ እንግዲህ ጠዋት ከእንቅልፌ እየተነሳው የምተገብራቸው ነገሮች ብዙ አሉ። የመጀመሪያው እንዴት ነው? ገና ከእንቅልፌ እንደተነሳውኝ ወደ እግዚአብሔር ጸሎትን አቀርባለሁ ምስጋናን አቀርባለው በሰላም ስላሳደረኝ ሰላማዊ እንቅልፍ በሰላም ተኝቼ በሰላም እንድነሳ ስለፈቀዱ እድሜ ስለጨመረልኝ ቀኑን የዛሬን ቀን የዛሬዋን እለት እንዳይ ስለፈቀድልኝ እና ምህረቱን ስላበዛልኝ ጥበቃውን ስላበዛልኝ ሌሊቱን ብሎ በሰላም ጠብቆ ስላሳደረኝ አምላኬን እግዚአብሔርን አመሰግነዋለሁ። ከዛ በኋላ ደግሞ ስለ ቀን ውሎዬ ለእግዚአብሔር አደራ እሰጣለሁ ከእኔ ጋር እንዲውል የምሰራውን ነገር እንዲያሳካልኝ እና በሰላም እንዲያውልኝ በሰላም እንዲያገባኝ እንግዲህ እጸልያለሁ። እሱን ከጨረስኩኝ በኋላ እነሳ እና እንግዲህ አልጋዬን አነጣጥፈዋለሁ አልጋዬን አንጥፌ ከዛ በኋላ ያውም ሄጄ ሽንት እጠቀም እና ከዛ ፊቴን እታጠባለው። ከዛ ቁርሴን እሰራ እና አቁርሴን በልቼ ከዛ ወደምሄድበት ወይ ደሞ ወደ ምሰራበት ስራ እገባለው ማለት ነው። ሁሌም ይሄንን እያደረኩኝ ነው። ማለት የጠዋት ትግበራዎቼ እነኚህ ናቸው ማለት ነው። ሁሌም እንደዚህ ነው የማደርገው ያንን በድግግሞሽ እሰራለሁኝ። አንዳንዴ ደግሞ እንዴት ነው? አሁን ለምሳሌ ትንሽ ቶሎ ከተነሳውኝ ከእንቅልፌ ፀሀይ አመቆዋለው ለሰላሳ ደቂቃ ያው የጠዋት ፀሀይ በጣም ጠቃሚ እንደሆነ ይታወቃል። ሰውነታችንን እንዲጠነክር እንደዛም ደግሞ እንድንረጋጋ ይሄን ማታ ላይ ደግሞ ጥሩ እንቅልፍ እንድንተኛ ከሚያደርጉን ነገሮች መካከል አንዱ የጠዋት ፀሀይ ነው። ስለዚህ ሁሌም ፀሀይን መሞቅ ያው ጥቅም ስላለው እሱንም ሁሌም አይደለም ግን አሁን በጣም ስራ ካልበዛብኝ ሁሌም ጠዋት ጠዋት አደርጋለሁ። ስራ ከበዛብኝ ደግሞ ትንሽ ትንሽ ደቂቃ ልክ ፊቴን ለመታጣብ ከቤቴ እንደወጣው ያንን ነገር አደርጋለሁ ማለት ነው። ወይ ደግሞ ፀሀይን የማሞቅ አይነት ድርጊቶችን እሰራለሁ። አልፎ አልፎ ደግሞ አነባለው መጽሐፍቶችን ለምሳሌ መጽሐፍ ቅዱስን እንደዛውም ደግሞ የተለያዩ አይነት መጽሐፍቶች አሉ እና እነሱም መጽሐፎችም የማነብበት አይነት አጋጣሚዎች አሉ ማለት ነው። በብዛት ስለዚህ ያንን ማድረገው እንግዲህ በብዛት ምንድነው ማለት ነው? ጠዋት ጠዋት ላይ ነው ምክንያቱም ጠዋት ያው ከእንቅልፋችን እንደነቃን አይምሮአችን በጣም ፈታን ነው። እንደዚሁም ደግሞ የምናደርገውን ነገሮች በጥሩ ሁኔታ መስራት እንችላለን። እንደዛ የምናነብ ከሆነ ለምሳሌ የምናነበውን ነገር በደንብ ማስታወስ እንደዛም ደግሞ በደንብ መገናዘብ እንችላለን። ስለዚህ እሱንም ታሳቢ አድርጌ ለማንበብም ብዙ ጊዜ አሁን ስራ ቶሎ የማልገባ ከሆነ ለምሳሌ ገፋ አድርጌ ወደ ሶስት ሰዓት አራት ሰዓት ወደ ስራ የሚሄድበት አይነት አጋጣሚ ካለ ቁጭ ብዬ ምን አርጋለው ማለት ነው። መጽሐፍን አነባለሁ ከዛም ደግሞ ግቢ ውስጥ ያሉትን አታክልቶችን ውሃ አጠጣለሁ። ጠዋት ጠዋት ላይ እንደዛም ደግሞ ትንሽ እንቅስቃሴዎችን የማደርግበትም አጋጣሚ አለ። አንዳንዴ ገና ከእንቅልፌ እንደተነሳሁ የመጫጫን አይነት ስሜት የሚሰማኝ ከሆነ የግድ ገላዬን መታጠብ አለብኝ ስለዚህ ያንን ለማድረግ ከማድረጌ በፊት ደግሞ ሄጄ ምን አደርጋለሁ ማለት ነው። የአካል ብቃት እንቅስቃሴዎችን እሰራለሁ በትንሹ ለአንድ ሰላሳ ደቂቃ እሰራ እና ከዛ በኋላ ቀጥታ ወዴት እሄዳለሁ ማለት ነው። ሰውነቴን እታጠብ እና ከዛ ቁርሴን ስራርቼ ቁርሴን በልቼ ከዛ ወደ ምሄድበት ቦታ እሄዳለሁ ማለት ነው። አሁን አሁን ግን እንዴት ነው? በብዛት ያንን ነገር በድግግሞሽ እየሰራሁ አይደለም ምክንያቱም እንዴት ነው የምሰራውም የምውለውም ቤት ስለሆነ። ቀጥታ ከቤት ሆኜ ነው እየሰራሁ ያለሁት እና ሌላ ቦታ የምሄድበት የለም። ስለዚህ ጠዋት እነሳለሁ ከዛ በኋላ ቀጥታ ወደ ስራ የምገባበትን አጋጣሚ አለ። ምክንያቱም ቁርሴን የሚሰራልኝ ሌላ ሰው ነው እንደዛውም ደግሞ ከቤተሰብ ጋራ ስለምኖር ገና ቤተሰብ ሁሉን ከእንቅልፉ እስኪነሳ ድረስ ተነስቼ መስራት ያለብኝን ነገር እሰራለሁ። ወይ ደግሞ ስልኬ ላይ አንዳንድ ነገሮች እንግዲህ የምሞካከራቸው ነገሮች ስላሉ እነሱን እሰራለሁ ማለት ነው። በአጠቃላይ በብዛት ለምሳሌ እነዚህ ማህበራዊ ሚዲያዎች ላይ መረጃዎችን አጋራለው። እንደዛም ደግሞ የምሰራበት አይነት ነገር አለ። ለምሳሌ እነኚህ አሁን ዩቲዩብ ላይ በጣም ለመስራት አቅጄ ስለተነሳሁኝ እዛ ላይ ቪዲዮዎችን መልቀቅ ሊሆን ይችላል። አንዳንድ መረጃዎችን ማስተካከል ሊሆን ይችላል። እና የለቀኳቸውን ቪዲዮዎችን ደጋግሜ ማየት ሊሆን ይችላል። እሱን እሱን ነገር ስለምንሰራ ጠዋት ላይ አሁን ተመሳሳይ ነገር እያደረኩ አይደለም ማለት ነው። ግን ወደ ይሄኛውን ስራ አሁን የጀመርኩትን ይሄኛውን ስራ ከጨረስኩኝ በኋላ ወደዛ ስለምመለስ መጀመሪያ ላይ ለማንሳት እንደሞከርኩት ነው። በብዛት በመደጋገም ወይ ደግሞ የእለት የእለት ተግባራ የማደርገው ማለት ነው። ስለዚህ ይሄ የተለመደ ነገር ነው። ስለዚህ የጠዋት እለታዊ ተግባራችሁ ምንድነው? የሚለው በአጠቃላይ ይሄንን ይመስላል ማለት ነው። ከእንቅልፋችን እንነሳለን እናመሰግናለን እንጸልያለን ከዛ በኋላ አልጋችን አናነጥፋለን ፊታችንን እንታጠባለን ከዛ ቁርሳችንን እንበላለን ከዛ ለባብስን ወደ ስራ እንሄዳለን ማለትነው ይሄ ነው የጠዋት ትግባራዬ አመሰግናለው

እሺ አሁን ደግሞ የጎረቤቶችህን ድምጽ ትሰማለህ? ለሚለው ጥያቄ አዎ የጎረቤቶች ድምጽ በጣም ይሰማል አንድ ግቢ ወስጥ ነን። ያው እኛ ከምንኖረው ቤት ጀርባ ወይ ደግሞ ለአጠገብ ተከራይቶ እዛው የሚኖሩ ሰዎች ስላሉ የእነሱን ድምጽ በቀላሉ እሰማለሁ ጠዋት ስልክ ልክ ስነሳ ያው እነሱ ሲያወሩ ስልክ እንደዚህ ስልክ ደውሎ ሲጫወቱ እንደዛ ከልጆቻቸው ጋር ሲጫወቱ ያን ነገር ይሰማሉ በጣም በደንብ ይሰማል ማለት ነው። ምክንያቱም አንድ ግቢ ውስጥ ነው የምንኖረው እንደዛም ደግሞ አንድ ግቢ ውስጥ ሆነን እንዴት ነው? በበር ብቻ ነው የምንለያየው ነገሮቹ እና ስለዚህ በቀላሉ ይሰማል ማለት ነው። ውጪ ሲወጡ ያው ግቢያችን አንድ አይነት ስለሆነ በደንብ ይሰማል እዛው ቤታቸው ውስጥ ሆነውም ደግሞ ሲጫወቱ ሲያወሩ በደንብ ይሰማል ማለት ነው። ስለዚህ ያው የጎረቤቶቼን ድምጽ በደንብ እሰማለሁኝ ማለት ነው። ሌላው ከግቢያችን ውጪ ያሉ የጎረቤቶቻችን ድምጽ ብዙም አይሰማም። ሰው በውጭ ሲያልፍ መንገድ ላይ ሲሄድ ነው እንጂ የጎረቤት ድምጽ እንደዚህ የተለያየ አይነት ግቢ ውስጥም የሚኖሩ ወይ ደግሞ ከእኛ ግቢ ለየት ያለ ግቢ ውስጥ የሚኖሩ ሰዎች ድምፃቸው አይሰማም ሲያወሩም ሲጫወቱም የሆነ ነገር ሲያደርጉም ምንም ነገር አይሰማም ማለት ነው። በአጠቃላይ ግን ግቢ ውስጥ ከእኛ ጋራ የሚኖሩ ሰዎች ቤታችን ተከራይቶ ግቢያችን ውስጥ ቤት ተከራይተው የሚኖሩ ሰዎች እንግዲህ ሲያወሩ ስልክም ሲያወሩ በጣም ይሰማል በደንብ እንደዚህ ወጣ ብሎ ይሰማል ማለት ነው ያ ነገር የታወቀ ነው። ግን እንዴት ነው? አሁን እኔ ወደፊት ላይ የራሴ ሲሆን ለምሳሌ የራሴ የሆነ ቤት ሲኖረኝ የራሴ ለየት ያለ ግቢ እንዲኖረኝ ነው የምፈልገው ምክንያቱም እዛ ግቢ ውስጥ እኔና እኔ ብቻ ነው የምገባው ማለት ነው። ለሌላ ሰው እንኳን መከራየት ካሰብኩኝ ሌላ ግቢ ወይ ደግሞ ሌላ ቤት ሰርቼ እሱን አይነት ቤት አከራያለሁ እንጂ ያንን እኔ የምኖርበት ግቢ ውስጥ ሌላ ሰው እንዲገባ አልፈልግም። ምክንያቱም ያው በዚህ በዘመን ትንሽ አስቸጋሪ ነገር ነው። ሰውን ማመን ከባድ ሆኖ ስላለ ይሄ ሰው እኔ የማደርገውን ቤት ውስጥ ምን እንደማደርገው ምንም ነገር ሰው እንዳያውቅ አልፈልግም ከዘመዶቼና ከሩቅ ቦታ መጥቶ ወይ ደግሞ ከእኔ ጋራ እንደ አጋጣሚ ወደ ቤቴ ገብተው ከሚወጡ ሰዎች ውጪ ምን ሰዓት እንደምወጣና ምን ሰዓት እንደምገባ የሚያውቅ ሰው ምንም ማንም ሰው ግቢ ውስጥ እንዲኖር አልፈልግም። እርግጠኛ ነኝ ቤት ላይ እንደዚህ ኢንቨስትመንት መስራት እፈልጋለሁ። ብዙ የሽያጭ እና ቤት እየገዛሁ የሸጥኩኝ መኖር እፈልጋለሁ። ወደፊት ላይ ግን ያንን የማደርገው እንዴት ነው? እንግዲህ ከቤቴ ወይ ደግሞ ከማኑሪያ ቦታዬ ትንሽ ራቅ ያለ ቦታ ላይ ቤት ገዝቼ ወይ ደግሞ ቤት ሰርቼ ማከራየት እፈልጋለሁ። በህጋዊ መንገድ ግን እኔ ያለሁበት ግቢ ላይ ማንም ሰው እንዲኖር አልፈልግም ወይ ደግሞ እኔ ያለሁበት ግቢ ወይ ደግሞ እኔ የምኖርበት ግቢ ውስጥ ማንም ሰው እንዲገባ አልፈልግም። እኔ በጣም ነጻነትህን እፈልጋለሁ በጣም በፈለኩ ሰዓት ወጥቼ በፈለኩ ሰዓት መግባት እፈልጋለሁ። ማንም ሰው እንዲከታተለኝ ማንም ሰው ምን እንደምሰራ እንዲያውቁ አልፈልግም ማለት ነው። በአጠቃላይ እኔ ቤት ሆንኩኝ ውጪ ሆንኩኝ ማንም እንዲያውቅ አልፈልግም። ስለዚህ ከቤተሰቦቼ እና ከቤተሰቦቼ ውጪ ማለት ነው ስለዚህ ያኔ ምን ይፈጠራል ማለት ነው። የሰውን ድምጽ ወይ ደግሞ የገረቦትን ድምጽ የጎሮቤቶቻችንን ድምጽ መስማት አይቻልም ማለት ነው። በአጠቃላይ እንደዚህ ግቢ የምንሰራ ከሆነ ወይ ደግሞ ትልቅ አጥር ያው የተለመደው ከተማ ላይ ትልቅ አጥር ይሰጣል ይሰራል የግንብ አጥር ይሰራል ከዛ ያ የግንብ አጥር ውስጥ ደግሞ ቤቱ አለ ቤቱ መስኮቱ በሩ ሁሉ ነገሮች ሲዘጋጋ ምንም አይነት ድምጽ አይሰማም ማለት ነው። ያው ሰዎቹ ካልጮሁና ትንሽ ድምፃቸውን ከፍ አድርጎ እየጮሁ ካላወሩ ስለዚህ ቀለል አርጎ እኛ እንደምናወራው የሚያወሩ ከሆነ ያ ነገር ብዙም አይሰማም ማለት ነው። ስለዚህ አሁን የኛ ግቢ ላይ ያው ብዙ ሰዎች ስላሉ ተከራይተው የሚኖሩ ያው እነሱን እና ጎረቤቶቻችን ናቸው ከእኛ ጋራ ቡና እጠጣሉ አብረን እንመገባለን። አብረን ምግብ እንበላለን አብረን ያው እንጫወታለን በየቀኑ እንገናኛለን አንድ አይነት ቦታ ነው። ያው ስለምንኖረው ስለዚህ የእነሱ ድምጽ በቀላሉ ይሰማል ነው በአጠቃላይ የጎረቤቶቼ ድምጽ በጣም ይሰማል ማለት ነው። እኔ እንደውም አንዳንዴ እናደዳለሁኝ ምክንያቱም ለምንድነው? እነሱ ሲያወሩ ስለምሰባ ድምጽ እኔ ደግሞ የምሰራው ስራ ትንሽ የጨዋታ ወይ ደግሞ ሌላ ድምጽ ከጀርባ እንዳይሰማ ስለሚፈልግ እንግዲህ ያ ድምጽ ሲገባ ብዙ ጊዜ እረበሻለሁ ወይ ደግሞ በጣም ብዙ ጊዜ እናደዳለሁኝ ማለት ነው። ምክንያቱም ድምፃቸው እየገባ ስለሚያስቸግረኝ ይሄ አሁን የራሴ የሆነ ግቢ ውስጥ ቢኖር ወይ ደግሞ ለየት ያለ የራሴ የሆነ ግቢ ቢኖረኝ ያ ነገር አይኖርም ማለት ነው። ስለዚህ ብዙ ጊዜ ይሄ ነገር ይረብሸኛል ብዙ ጊዜ እኔ የምናደድበትም ነገር ይሄ ነው። ምክንያቱም ከውጪ ሌላ ድምጽ ሲሰማ እኔ ደግሞ እዚህ ጋር ስራ እየሰራሁኝ ከሆነ የግድ ስራውን ማቆም ለማቆም ይገደዳለው ማለት ነው። ይሄ ደግሞ በጣም ደስ የማይል ነገር ነው። ስለዚህ እኔ እንደኔ እንደኔ እንግዲህ ጎረቤት የሚያስፈልግበት ሁኔታ አለ ግን በብዛት አያስፈልግም ብዬ አስባለሁ። እኔ ለኔ ለኔ አሁን ለምሳሌ ይሄንን ስራ ሁሌ የምቀጥል ከሆነ አያስፈልገኝም ማለት ነው። ስለዚህ በአጠቃላይ የጎረቤቶችን ድምጽ ትሰማለህ ለሚለው ጥያቄ? አዎ የጎረቤቶችን ድምጽ በደንብ እሰማለሁ በደንብ ነው የምንሰማማው በአጠቃላይ ይሄንን ይመስላል ማለት ነው። ስለ ጥያቄው በጣም አመሰግናለሁ

እሺ አሁን ደግሞ በምንጣፍ ላይ ትቀመጣለህ ለምለው ጥያቄ? ብዙ ጊዜ አልቀመጥም ምንጣፍ ላይ መቀመጥ ያን ያክል እኛ ጋር የተለመደ ነገር አይደለም ምንጣፍ ላይ እንራመዳለን ወይ ደግሞ እንሄዳለን እንጂ ግን አልፎ አልፎ ለምሳሌ የምንቀመጥበት አጋጣሚ ሊኖር ይችላል። የሆነ ጊዜ ለምሳሌ እኔ። በአብሌ የሚባል ቦታ ሄድኩኝ እና እዚያ ሀገር ላይ የተለመዱ እንዴት ነው? ሰዎች ምንጣፍ ላይ ነው የምትቀመጡት እንጂ እንደዚህ ወንበር ምናምን ሶፋ የተለመደ ነገር አይደለም ማለት ነው። በአጠቃላይ ስለዚህ እኔ እዚያ ያየሁት ነገር እንግዲህ ሰዎች ያው እንደየአካባቢው ስለሆነ ምንጣፍ ላይ መቀመጥ ነው የምመርቱት ማለት ነው። በብዛት ስለዚህ እንደዚህ አይነት ቦታዎች ላይ ያው ከአንድ ሁለት ጊዜ ይመስለኛል እዚያ ሄጄ ተቀምጫለሁ ማለት ነው። ምንጣፍ ላይ ግን አሁን አሁን ላይ እንዴት ነው? እኔ ያለሁበት ቦታ ላይ ምንጣፍ ይነጠፋል። ከዚያ ሶፋ አለ ሶፋ ላይ የምንቀመጠው ጭካ ጫማችን እግራችን ከእግራችን ጫማችንን አውልከን ከዚያ በጫማ እዚያ ላይ አይራመድም ወደ ደግሞ አይረገጥም ስለዚህ እሱን አድርገን ብዙ ጊዜ እንግዲህ አንቀመጥም ማለት ነው። በአጠቃላይ እኔም ያየሁት ያ ነገር ነው ስለዚህ ምንጣፍ ላይ መቀመጥ የተለመደ ነገር አይደለም። እኛ ገራ ምክንያቱም ሰው ሁሉም ሰው ያው በእግር ነው ምራመድበት ስለዚህ እዚያ ላይ ሄዶ መቀመጥ ትንሽ ከባድ ሊሆን ይችላል ወይ ደግሞ ልብሳችንን ሊያቆሽሽብን ስለሚችል እኔ ያንን አላደርግም ማለት ነው። በአጠቃላይ ያው ሁሉም ሰው እዚያ በጫማ እየረገጠበት የሚሄደው ነገር ላይ እዚያ ላይ እንግዲህ ሄዶ ያው መቀመጥ ወይ ደግሞ እዚያ ላይ ሄዶ ቁጭ ማለት ጥሩ አይመስለኝም ማለት ነው። ግን ደስ የሚል ነገር ደግሞ አለው ቢመቻችና ሁኔታውን አስተካክሎ ከዚያ እንደሚመች አድርጎ ቢያስቀምጡ እንግዲህ ይሄ ደስ የምል ነገር አለው። ግን ይሄ ያው ስላልተለመደ ነው። አሁን እኔ ያለሁበት ከተማ ላይ ያን ያክል ሰዎች የለመዱት ነገር አይደለም። ግን ምንጣፍ ላይ አሁን ለምሳሌ ወደ ወደዛ ሃራሪጌ አካባቢ ስንሄድ ወይ ደግሞ ወደ ምስራቁ ፓርት ላይ ያው ሁሉም ሰው የምቀመጠው ምንጣፍ ላይ ነው ስለዚህ ለምዶታል ማለት ነው። ያንን ነገር የማደርግ ስለዚህ እኔ እንዳጣ እንደ አጋጣሚ ሆኖ እዚያ ሄጄ ለትምህርት ሄጄ አየሁ እንጂ እኔም ተጠቃሚ አይደለሁም በአጠቃላይ። ሶፋ ላይ ወይ ደግሞ ወንበር ላይ ነው የምቀመጠው እንጂ እኔ ምንጣፍ ላይ በጭራሽ አልቀመጥም ማለት ነው። ስለዚህ አንደኛ አይመቸኝም ምክንያቱም ትንሽ ቁመቴ ረጅም ስለሆነ እጄ ገና ምንጣብ ላይ ስቀመጥ ያው እግሬ ያስቸግረኛል ማለት ነው። እንደዚህ ወይ ዘርግቼ ለመቀመጥም አይመችም ብዙ ቦታ እይዛሉ እንደዛም ደግሞ ሰብስቤ ቁጭ ስል ደግሞ እግሬ መጥቶ ከዚያ ጭንቅላቴ ጋር ላይ ስለሚደርስ ትንሽ አይመቸኝም ማለት ነው። ስለዚህ ለቁመቴ ምቹ ስላልሆነ እንደዛም ደግሞ እኔ ያለሁበት ቦታ ላይ ያናክል ስላልተለመደም ምንጣፍ ላይ መቀመጥ ያን ያክል የምታወቅ ወይ ደግሞ ሰዎች የሚጠቀሙት ነገር አይደለም ማለት ነው። ስለዚህ እኔ ምንጣፍ ላይ አልቀመጥም በአጠቃላይ ማለት ነው። ስለዚህ ያው እንደየ አካባቢ ነው እንደ እንደ እንደ እንደተለመደው ነው ብዙ ጊዜ አሁን አንዳንድ አካባቢ ላይ በምንጣፍ ወይም ምንጣፍ ላይ መቀመጥ የተለመደ ነገር ሊሆን ይችላል። እዛ ሄዶ በምንጣፍ ላይ መቀመጥም እንደ ጥሩ ነገር ወይ ደግሞ እንደ ትክክለኛው ነገር ልታይ ይችላል። ግን ሌላ ቦታ እንዴት ነው የምታስበው? ምንጣፍ ላይ ሰው ተቀመጠ ማለት ያንን ሰው ለምሳሌ ይቅርታ ለመጠየቅ ወይ ደግሞ የሆነ እንድታርቁ አይነት ሊመና አይነት ነገር ለማድረግ እንደተቀመጠ ነው የምታሰበው። እኛ ጋር ለምሳሌ አንድ ልጅ ሲያገባ ከዚያ ምላሽ ተመልሶ ሲሄድ የልጅቷ እናት እና አባት እግር ስር ነው ምንጣፍ ላይ የሚቀመጠው እነሱ የሆነ የሚባለው ነገር አለ ያ ነገር ተብሎ ከዚያ ጋር እስኪነሱ ድረስ እስኪ እስኪ እስኪያስነሱ ድረስ እዛለዚያ ቁጭ ይላል ማለት ነው እዚያ ቁጭ ብሎ የሚሰራውን ነገር ይሰራል ማለት ነው እግራቸው ስር ይቀመጣል ይሄ ነገር ያው በባህል የተለመደ ነገር ነው። እኛ ጋር ግን ለዛ ለዛ ነው እንጂ። ያኛው ነገር ወይ ደግሞ ሌላ አላማ እንግዲህ መቀመጥ የለብንም ወይ ደግሞ የተለመደ ነገር አይደለም። በአጠቃላይ ስለዚህ እንግዲህ ምጣፍ ላይ መቀመጥ ያው ምንም ያክል ደስ ብልም ወይ ደግሞ ምንም ያክል አሪፍ ነገር ቢሆንም እኛ እኔ ምንጣፍ ላይ መቀመጥ አልመርጥም። ወይ ደግሞ ምንጣፍ ላይ መቀመጥ የምመርጠው ወይ ደግሞ ደስ የሚለኝ ነገር አይደለም ለማለት ነው። በአጠቃላይ ስለዚህ ምንጣፍ ላይ ስንቀመጥ እንግዲህ እንዳልኩት ነው ብዙ ቦታ ነው የምንይዘው የታወቀ ነው። ገና አንድ አራት ሶስት ሰውን የሚያስቀምጥ ሁለት ሰው ብቻ ወይ ደግሞ አንድ ሰው ብቻውን እንኳን ሊይዝ ይችላል። ምክንያቱም እግሩን ዘርግቶ የሚቀመጥ ከሆነ ከባድ ነው። እግሬን ደግሞ አጣጥፊ መቀመጥም አልችልም። እኔ በጣም ትንሽ ይደነዝዝብኛል ስለዚህ እሱንም ማድረግ ስለማልችል የማደርገው ነገር ምንድነው? ወንበር ላይ መቀበል የሚመርጠው ነው። በአጠቃላይ ስለዚህ በምንጣፍ ላይ ትቀመጣለህ ወይ ለምለው ጥያቄ? እኔ በምንጣፍ ላይ አልቀመጥም እላለው ስለ ጥያቄው በጣም አመሰግናለሁ። ደህና ሰንብቶ

እሺ አሁን ደግሞ ስለ ቅርብ ጓደኛ ንገረኝ? ምን ጥያቄ መጥቷል እንግዲህ በጣም የቅርብህ የሆነ ጓደኛ አለኝ በጣም ወዶ በጣም የማከብረው። በጣም ያው ሁሉንም ነገር አብረን የምንነጋገረው። በተለይ ደግሞ ገና ትምህርት ላይ እያለሁ ነው የተዋወኩት ሁለተኛ ደረጃ ትምህርት ወደ አስራ አንደኛ ክፍል ስደርስ መሰለኝ እሱም ከሌላ ትምህርት ቤት መጥቶ የኛን ትምህርት ቤት ገባ። ከዛ እዛ ተዋወቅን፣ የተዋወቅንበት አጋጣሚ ደግሞ ልጁ ትንሽ ደስ የሚል ድምጽ አለው ይዘፍናል። ከዛ ሲዘፍን ሰማሁና ትንሽ ደስ አለኝ በጣም። ከሁለቴም ሶስቴ እንደዚህ የሆነ ኪብረ በዓላቶች ስኖሩ እዲል ለሱ ሰጥና ይዘፍናል ከዛ በጣም ደስ ይላል። ደምጽ እና በቃ ደምጽውን ወደድኩትና ቀረብኩት ተዋወቅኩት ከዛ ማውራት ጀመርን ሻይ ቡና አብረን ማለት ጀመርን መገባበዝ ጀመርን። እያልን እያልን ከዛ እንግዲህ አንዳንዴ እኔ ለምሳሌ እንደዚህ ችግር ሲያጋጥመኝ ወይ ደግሞ እንደዚህ የሆነ ነገር ሲያጋጥመኝ እጄ እሱን አማክረዋለሁ ያጋጠመኝን ለሱ ነግረዋለሁ። እሱም ይነግረኛል እንደዛ እንደዛ እያልን ከዛ ስለ እርስ በራሳችን መጫወት ጀመርን። ምን አይነት አስተዳደግ ምን አይነት አስተዳደግ መልክ እንዳደገ እንደዛም ደግሞ ምን አይነት ህይወት እንዳሳለፈው ቤተሰቦቹ ምን አይነት ኖሮ እንደሚኖሩ እና እንዴት እንዳሳደጉት ነገረኝ። እኔም ነገርኩት እሱም ከዛ በኋላ ስለ ህልሙ ነገረኝ። እኔም ስለ ህልሙ የነገርኩት እያልን እያልን በቃ በደንብ በቃ ተቀራረበን። በጣም ከዛ በኋላ በደንብ ተዋወቀን። ከዛ ልጁ በጣም ምክር ይሰጣል መጽሐፍ ያነባል በጣም ያስተምራል በጣም ጎበዝ ነው። በህይወቱ ህይወቱን ለመቀየር በጣም ይታገላል በጣም ብዙ ነገሮችን ያደርጋል በጣም ብዙ ስራን ይሰራል። ስለዚህ እንግዲህ እኔ ይሄንን ልጅ በጣም ነው የማደንቀው በጣም ነው የምወደው። እንደዛም እንደዛም ልክ ደግሞ በጣም ነው የማከብረው። ስለዚህ ይሄ በጣም ለየት የምልና በጣም የእኔን ህይወት በደንብ የቀረጸኝ እንደዛም ደግሞ ጠንክሬ እንድሰራ በትምህርቴም በየትኛውም ነገር በጣም መጠቀም እንዳለብኝ እና በደንብ መስራት እንዳለብኝ ሁሌም የሚያነሳሳኝ እና እኔን በጣም የሚያበረታታኝ ልጅ ነው። በጣም አከብረዋለሁ በጣም ትልቅ ሰው ነው። አመለካከቱ በጣም ለየት ያለ ለየት ያለ ነው። ሰውን በሃይማኖት በዘር በቋንቋ አከፋፍልን ሁሉንም ሰው በጣም ይወዳል በጣም ደግሞ እንደዚህ ማህበራዊ ኑሮ ላይ በጣም ጎበዝ ነው። ያዘኑትን ማጽአናት ላይ እንደዚህ ምን ማድረግ እንዳለበት ያውቃል። ሰዎች ተስፋ ሲቆርጡ ያጽናናቸዋል። የተለያየ ቦታዎች ይወስዳቸዋል እኔም እንደዛው ይወስደኛል። እኔ የሆነ ስሜት ሲሰማኝ ወይ ደግሞ የሆነ ከባድ የሚባለው ነገር እኔን ሲሰማኝ እንግዲህ ሁሌ የማካፍልለት ለሱ ነው። በጣም ለሱ እነግረውና ከዛ በኋላ እሱ ያለውን ነገር እንግዲህ ከእኔ ጋራ ሆኖ ቁጭ ብሎ አውርቶኝ አነጋግሮኝ እንግዲህ ነገሮቼን እንዲፈቱ አደርጋለሁ ማለት ነው። ስለዚህ በዚህ ምክንያት በጣም የቅርቤ ሰው ነው የምለው እሱን ነው ማለት ነው። ሌላም ሰው አለ ግን እንደሱ የሆነልኝ እና እንደሱ ብዙ ነገር ያደረገልኝ ነገር የለም። የሆነ ጊዜ ላይ ግቢ እያለሁ ሁለተኛ አመት ላይ ትንሽ ችግር አጋጥሞኝ ነበር ያንን ችግሩን እንዳልፈውና እንዲወጣው ካደረገኝ መካከል አንዱ እሱ ነው። በጣም ከውስጤ እንድትወጣ የፍቅር አይነት ነገር ነበር። እና ፍቅር ይዞኝ ከዛ እርጅታ አልተስማማችም ነበር። እና ከዛ ነገርኩት ከዛ እሱም ደውሎ ነገራት ጠየቃት ምናምን እና ይሄ ነገር እንግዲህ በጣም ትንሽ እኔም ረብሾኝ ነበር። ከዛ እሱም እንዲረሳውና ያ ተመሳሳይ ነገር አጋጥሞት ነበረ። ይሄን እየነገረኝ ነበር ከዛ ነግሮኛል። በጣም ከውስጤ እንዲወጣና እሷን ትቼ ሌላ ስራዬ ላይ ትምህርቴ ላይ የትኩረት ማድረግ እንዳለብኝ እየነገረኝ እየመከረኝ ከስንት አመታት በኋላ እንግዲህ ያ ነገር ተቀየረ ማለት ነው። ስለዚህ በጣም አኔን ረድቶኛል በጣም እኔን አግዞኛል ስለዚህ በጣም እሱን ማመስገን እፈልጋለሁ በጣም ረድቶኛል። በህይወቴ እንድሳካልኝ ብዙ ነገሮችም እንዲከናወኑልኝ እንግዲህ እየመከረኝ ምን ማድረግ እንዳለብኝ ሁሉም ነገር እየነገረኝ እስከዛሬ በጣም አብሮኝ ነበረ ማለት ነው። ስለዚህ አሁን እንደ አጋጣሚ ሆኖ የትምህርቴን ጨርሼ ተመርቄ ከሱ ተለይቼ ነው ያለሁት። ግን በሆኔ በሆኔ አጋጣሚ እንገናኛለን። እሱም ሲመለስ ለእረፍት ሲመጣ መገናኘት እንችላለን ተቀጣጥረን ማለት ነው። ስለዚህ ያ ነገር እንግዲህ ያው እስካሁን የተለመደ ነገር ስለሆነ ማለት ነው። እኔ ሁሌም እሱን ማግኘት እፈልጋለሁ ከእሱ ጋራ ጊዜ ማሳለፍን እፈልጋለሁ። እሱ ያለኝ ያለሁበትን ሁሉንም ነገር ማካፈል እፈልጋለው ስለዚህ እሱን ነገር የምናደርግ ከሆነ እንግዲህ ሁሉም ነገር ይቻላል ማለት ነው። አብረን ሆነን ብዙ ነገሮችን ለመስራት እናስባለን። አብረን ሆነን ያው ያሰብነውን ነገር ማስተካከት እንችላለን። ስለዚህ ይሄ ሁሉ ነገር የሚቻለው ደግሞ እንዴት ነው? እንግዲህ አንድ ላይ ሆነን ስንሰራ ወይ ደግሞ አንድ ላይ ሆነን እንግዲህ

እሺ አሁን ደግሞ እድለኛ ነገር አለህ ወይ የምል ጥያቄ መጥቷል? እንደ አጋጣሚ ሆኖ እድል ይኖረኛል በጣም ብዙ ጊዜ በእድል ብዙ ነገሮችን አገኛለሁ። ግን እኔ በአጠቃላይ በእድልም የማምን ሰው አይደለሁም ብዙ ጊዜም ያን ያክል በእድል የማምንና እና በእድል የምኖር ሰው አይደለዉም ማለት ነው። በአጠቃላይ እንግዲህ እድል ደስ የምል ነገር ነው። አንዳንዴ ሰዎች እንግዲህ በእድል በጣም ብዙ ነገሮችን ሲያገኙ ብዙ አይነት ነገሮችን ሲሸለሙ ገንዘብ ሲያገኙ እንደዛም ደግሞ በጣም ውድ ውድ የሆኑትን ነገሮች ሲያገኙ እናያለን። እንደ አጋጣሚ ሆኖ እኔ እንደዚህ ሞክሬ አላቅም። በብዛት ለምሳሌ ሎተሪ ሞክሬ አላቅም እንደዚህ የተለያዩ አይነት ነገሮችን የእድል ነገሮች ስራዎችን በብዛት ሞክሬም አላቅም። ግን በትንሽ በትንሹ ወይም እንደዚህ ዲጂታል ነክ ነገሮች ላይ ካገኘሁት ነገር እድል እንዳለኝ አውቄዋለሁ ማለት ነው። ምክንያቱም እንግዲህ እድል ያው ምንም አይነት ፎርሙላ የለውም ወይ ደግሞ ምንም አይነት ቀመር የለውም። እንደዚሁ ሞክሬን ያው የምናገኝበት ነገር ነው። ይሄ ነው ብለን ወይ ደግሞ ሁሌ ይሳካል ወይ ደግሞ ሁሌ ይሆናል ብለን የምናስበው ነገር ወይ ደግሞ የምንጠብቀው አይነት ነገርም አይደለም ማለት ነው። ምክንያቱም እንዴት ነው? ይሄ እድል የሚባለው ነገር እንግዲህ እንዴት ነው ሁሌም ያው እንደ አጋጣሚ የሚፈጠር ነገር ነው። ብዙ ጊዜ ሞክሬን ለምሳሌ አንዳንድ ነገር ብዙ ጊዜ ሞክሬ ሞክሬን ሳይሳካ ይቀረና አንድ አንድ ወቅት ላይ ወይ ደግሞ አንድ ቀን ላይ በጣም ተሳክቶ ልናገኝ እንችላለን ምክንያቱም። ያ ነገር ያው እንዳለህ ወይ ደግሞ እንደሚፈጥር ስለምናቅ ማለት ነው። ያ ነገር ይኖራል። ብዙ ጊዜ እንግዲህ ይሄ ያጋጥማል በህይወታችን። ስለዚህ ይሄ እኔ ያልኩት እንግዲህ እድል ነገር አለ ወይ ለሚለው ጥያቄ። እድለኛ ነኝ በጣም እድሎች ይኖሩኛል። እድሌ እድል ደግሞ እኔ አሁን ለምሳሌ የማስበው እንዴት ነው የሆነ ነገር መሸለም ወይ ደግሞ የሆነ ነገር ማግኘት ብቻ ሳይሆን አሁን ለምሳሌ ከሰዎች ጋር ባለኝ ግንኙነት ወይ ደግሞ በህይወቴ በሚያጋጥሙኝ ነገሮች በጣም እድለኛ ነኝ። ብዙ ጊዜ በጣም አሪፍ አሪፍ አጋጣሚዎች ያጋጥሙኛል አሪፍ አሪፍ ነገሮች ያጋጥሙኛል። ይሄ ራሱ ለኔ ከእድልም በላይ ነው ወይ ደግሞ ትልቅ እድል ነው ማለት ነው። ስለዚህ ያንን ነገር በብዛት አየዋለሁ በብዛት አጋጥሞኝም ስለሚያውቅ ማለት በአጠቃላይ ስለዚህ እድል እንግዲህ በጣም የቀናው ሰው ነኝ ማለት ነው። በህይወቴ ምክንያቱም እኔ አሁን ለምሳሌ ማንም ሰው ሊሆንልትም በማይችለው በጣም ደፍሬ ገባበት እና ነገሮች ይሆኑልኛል እኔ ከዛ ተመቻች ተመቻችቶኝ እኖራለሁ ማለት ነው። ስለዚህ እዚህ ጋር እኔ ማለት የፈለኩት እንዴት ነው? ሁሉም ሰው ይሄ እኔ የፈለኩት ወይ ደግሞ ይሄ እኔ ማለት የፈለኩት ነገር ሁሉም ሰው እንግዲህ የራሱ የሆነ መንገድ አለው። ወይ ደግሞ የራሱ የሆነ በህይወቱ የሚፈልገው አይነት ነገር አለው። ያ ነገር ደግሞ እንግዲህ እንድሳካለት ወይ ደግሞ ያ ነገር እንዲሆንለት ያው ሰው ይፈልጋል። ስለዚህ በአጠቃላይ እንግዲህ እንድል እንድቀናም ከፈለገ ወይ ደግሞ እድል እንዲሆነልን ከፈለግን ማድረግ ያለብን ነገር ብኖር ወይ ደግሞ ማድረ ማድረግ አለብን ብዬ የማስበው እኔ ሁሉም ሰው እንግዲህ መሞከር ነው ያለበት እድሉን ለማወቅ። ያው ስንት ጊዜ መቶ ጊዜ ሞክሬን መቶውንም ላይሳካልን ይችላል መቶውንም ደግሞ ሊሳካ ይችላል። ስለዚህ እኔ ቀመር የለውም የምለው ለዛ ነው። ምክንያቱም እንደዚህ መሞክር ብቻ ነው። ያው ቀመሩ ስንሞክር ወይ እናገኛለን ወይ አናገኝም ምክንያቱም ከሁለቱ አንድ ነው የሚሆንልን ማለት ነው። ስለዚህ ያው እድለኛ መሆን እንግዲህ እድለኛ የመሆን ምስጢር በብዛት እንግዲህ ያለው ነገር ሆኖ ወይ ደግሞ ያለ ነገር ሆኖ ይሄ በጣም እንግዲህ የሚገርም እና በጣም እኔ ህይወታችን እንኳን መቀየር የምችል አይነት ነገር ነው። እድል የሚባለው ነገር ምክንያቱም በአንድ ጀምበር እንግዲህ ህይወታቸው ሙሉ ሙሉ የሚቀይሩ ሰዎች አሉ። ማዕድናቶች እንደዚህ በጣም ውድ የሆኑ አልማዞችን በማሳቸው ውስጥ በማግኘት በአንዴ የሀብት ማማ ላይ የሚወጡ ሰዎች አሉ። በጣም ህይወታቸው በአንዴ የሚቀየር ሰዎች አሉ። ስለዚህ ያው ይሄም እድል ነው ስለዚህ እድል በጣም እንጀራን ያበላል ህይወትን ይቀይራል። ግን ደግሞ ያው ሁሌ ይሆናል ማለት አይደለም ወይ ደግሞ ሁሌ ይሳካል ማለት አይደለም። ሁል ጊዜ እድል የለም ሁል ጊዜ ያን ነገር በተመሳሳይ መልኩ ማግኘት የለም። አልፎ አልፎ ከስንት አንዴ የሚፈጠር ነገር ስለሆነ ይሄ ደግሞ በጣም አሪፍ የሆነ ነገር ነው ማለት ነው። ስለዚህ በአጠቃላይ እንግዲህ እድለኝነት እንግዲህ በጣም አሪፍ እና በጣም ደስ የሚል ነገር ነው ማለት ነው። እኔም እንደ አጋጣሚ ሆኖ እድለኛ ነገር ነኝ ማለት ነው በጣም እድል አለኝ በህይወቴ በጣም ብዙ አሪፍ አሪፍ እድሎች አጋጥሞኛል ማለት ነው። በአጠቃላይ ይሄ ሀሳቤ ይሄን ይመስላል ስለ ጥያቄው በጣም አመሰግናለሁ። መልካም ቆይታ

እሺ አሁን ደሞ ከሐይ ከፀሀይ እንዴት ትጠበቃለህ? ለሚለው ጥያቄ። እንግዲህ ከፀሀይ ያው አንዳንዴ ፀሀይ ላይ ከቆየን ወይ ደሞ ፀሀይ ብዙ ጊዜ ፀሀይ ውስጥ እምንጓዝ ከሆነ ሰውነታችንን ሊጎዳ ይችላል። እነዛም ደግሞ ሰውነታችን ላይ ሊያደርስ የሚችለው አይነት እንግዲህ ጉዳት ሊኖር ይችላል ማለት ነው። ስለዚህ በአጠቃላይ ከፀሀይ ራሳችንን መጠበቅ አለብን ብዬ ተስፋ አደርጋለሁኝ። ምክንያቱም ከልክ በላይ ወይ ደሞ ከመጠን በላይ ፀሀይ ውስጥ እምንቆይ ከሆነ ሰውነታችን ላይ እሚያደርሰው የማቃጠል የማቃጠል አይነት ጉዳት ስላለው እሱን ነገር ታሳቢ አድርገን እንግዲህ ፀሀይን የምንከላከልበትንን መንገድ መፈለግ አለብን። ስለዚህ ፀሀይን ለመከላከል ደግሞ የተለያዩ ነገሮች አሉ ወይ ደሞ ዘዴዎች አሉ። የመጀመሪያው ይሄ ጥላን መጠቀም እንችላለን። ጥላን ተጠቅመን እንደዛም ደግሞ የፀሀይ ቅባት ቅባቶች አሉ ቆዳችን እንዳይቃጠል ወይም ደሞሞ ቆዳችን እንዳይጎዳ የሚያደርግ ቆዳችን ላይ እምንቀባው ቅባት አለ። ያው ሳን ስክሪን እሚባል ቅባት አለ እሱን መጠቀም እንችላለን። እነዛም ደግሞ እምን ለብሰውን ራሱ ለምሳሌ ፀሀይ ውስጥ ስንሄድ ነጭ ልብስ መልበስ ይመረጣል። ምክንያቱም ጥቁር ልብስ ያው ፀሐዩን ሙቀቱን ይስባል ወደ ውስጥ ስለሚያስገባ ከዛ ስቦ ሰውነታችን እንዲቃጠል ሊያደርግ ስለሚችል ማለት ነው። እኔ እኔ ብዙ ጊዜ ከፀሀይ ራሴን እምጠብቅበት መንገድ በብዛት ፀሀይ ውስጥ አልሄድም እንደዚህ ካለ አልወጣም ከቤት ብዙ ጊዜ ቤት እሆናለሁ። ከዛ ፀሀይዋ ወይ ፀሀይዋ በጣም በደንብ ሳትወጣ ነው ከቤትየ ወጥቼ እምሄድበትን ቦታ እምሄደው ወይ ደሞ ፀሀይዋ ትንሽ ሙቀቷ ከቀነሰና ትንሽ ከወረደ ቡኋላ ነው እምወጣው በብዛት እንደዛ እያደረኩኝ ነው። የምሰራው ግን ፀሀይ ካለ በጣም ብዙ እሚያካጥል ከሆነ በብዛት ወይ በመኪና እጓዛለሁ እንጂ ፀሀይ ውስጥ በእግር አልጓዝም በዛ መንገድ ነው ራሴን ከፀሀይ እምጠብቀው ማለት ነው። ስለዚህ አንዳንዴ ደሞ ትንሽ ጊዜ ብቻ ከሆነ ለምሳሌ ለአስር ለአምስት ደቂቃ ብቻ እሚጓዝ ከሆነ ችግር የለውም። ችየ እሄዳለሁ በጣም ረጅም ሰዓት እሚሄድበት ከሆነ ለምሳሌ ፀሀይ ውስጥ በጣም ረዥም ሰዓት እምሄድ ከሆነ ግን ያው እማደርገው ነገር ቢኖር ምንድነው ማለት ነው? እኔ በጣም ያው እንደዚህ በትራንስፖርት መኪና ውስጥ ገብቼ እሄዳለሁ እንጂ በእግር እዛ ውስጥ አልሄድም። ምክንያቱም እንደዚህ ለረዥም ሰዓት እንደዚህ እምሄድ ከሆነ ራስን ያሳምመኛል በጣም ለበሽታም ሊያጋልጠኝ ስለሚችል ስለዚህ እንደዛ አላረግም ማለት ነው። እንደ አጋጣሚ ሆኖ ደሞ ያው እኛ ያው ፀሀይ ውስጥም ስላደ ግን ያን ያክል የተጋነነ አይነት ጉዳት አያደርስብኝም ብዬ አስባለሁኝ። አሁን ለምሳሌ አንዳንድ ቦታዎች ላይ ለምሳሌ ከቀዝቃዛ ወይ ደሞ እንደዚህ በረዶ ከሚበዛበት አይነት አካባቢ የመጡ ሰዎች እኛ ሀገር ላይ ሲመጡ ይከብዳቸዋል። በርግጥ እና እሱ እነሱ ለነሱ ለነሱ ትንሽ በጣም ጥንቃቄ ማብዛት አለባቸው። እነሱ ለኛ ግን ቤት ውስጥ ብንቀመጥም ያው ሰውነታችን ተላምዷል ከፀሀይ ጋር ፀሀዩ ያን ያክል የከፋ ጉዳት አያመጣብንም ማለት ነው። ሌላው እንግዲህ እኔ ፀሀይ ከፀሀይ ራሴን እምጠብቅበት መንገድ ኮፊያን እጠቀማለሁ እንግዲህ ካሉት ኮፊያዎች ደግሞ ባርኔጣ እሚባል አለ እሱን ቆቡን አድርጌ እሄዳለሁ ማለት ነው። ፀሀይ ውስጥ ከዛ እሱን አድርጌ ስሄድ አሁን በፀሀይ የመቃጠል አይነት ስሜት ብዙም የለም ወይ ደሞ ሙሉ በሙሉ በሚባል ደረጃ ያው የፀሀይን እንግዲህ ከፀሀይ እሚወጣውን ጨረር ወይ ደሞ ብርሃን ወደ ሰውነታችን ወደ ፊታችን እንዳያልፍ ስለሚያደርግ እንግዲህ ባርኔጣ መጠቀም ወይ ደሞ ኮፍያ መጠቀምም አንድ ዘዴ ነው። ወይ ደግሞ እሱንም ተጠቅሜ ራሴን ከፀሀይ እከላከላለሁ ወይ ደግሞ ከፀሀይ እጠብቃለሁ ማለት ነው። ይሄ ደሞ በጣም አሪፍ ነው። እንዳውም ብዙ ሰዎች ለምሳሌ ወደ እኛ አገር ሲመጡ ሀገራችንን ለማየት ሲመጡ ምንድነው እሚያረጉት? ማለት ነው ያንን ኮፊያ አድርገው ነው እሚመጡት ምክንያቱም ያው ሙቀት እንዳለ ስለሚያውቁ በተለይ ደግሞ በጋ ወቅት ላይ ወደ እዚህ አገር ሲመጡ የግድ እሱን አድርገው እሚመጡበት አይነት አጋጣሚ አለ። ምክንያቱም ያው ሰውነታቸው የፀሀይን ሙቀት ወይ ደሞ የፀሀይን ይሄ የፀሀይን ብርሃን መቋቋም እማይችል ከሆነ የግድ ያንን መልበሳቸው አስፈላጊ ነው ማለት ነው። ምክንያቱም ፊታቸው ቆዳቸው ሊቃጠል ስለሚችል የሁሉም ሰው አይደለም ማለት ሁሉም ሰው አይደለም እኩል የፀሀይን ድርሃን መቋቋም ወይ ደግሞ የፀሀይን ሙቀት መቋቋም እሚችለው ስለዚህ ይሄ አንድ መፍትሄ ነው። ሌላው ደሞ አለባበሳችን ላይ ለምሳሌ ብዙ ጊዜ እኔ ስስ ልብሶችን ለብሼ ነው እምወጣው ወደ ፀሀይ ስወጣ ምክንያቱም አየር ወይ ደሞ ንፋስ እንዲገባ ስለሚያደርግ እሱም አሪፍ መፍትሄ ነው ማለት ነው። በአጠቃላይ ከፀሀይ እንዴት ትጠበቃለህ እሚለው በዚህ መልክ ነው ማለት ነው

እሺ አሁን ደግሞ በቤቲ ልዩ የሆነ መቀመጫ አለህ የሚል ጥያቄ መቷል። አዎ። በቤቴ ልዩ የሆነ መቀመጫ አለ። ሌላው ሰው ሌሎች ሰዎች የሚቀመጡበት በብዛት ሶፋ ወንበር ላይ ነው። እና ደግሞ በቤቴ ውስጥ ለየት ያለች ደግሞ የዱካ መቀመጫ አለች። የምታገለግለው ደግሞ እንደዚህ ልብስ ስናጥብ። እንደዚህ ምግብ ስናበስል ቁጭ ብለን ወይ ደግሞ ቆመን ለረጅም ሰዓት ቆመን መስራት ስለማንችል የምናደርገው ነገር ቢኖር ምንድነው ማለት ነው? እንግዲህ። ያንን እንግዲህ ያችኛውን መቀመጫ ወይንም ትንሽዬዋን ከእንጨት የተሰራችዋን ዱካ መቀመጫን ተጠቅመን ያንን ነገር እናደርጋለን። ወይ ደግሞ ያንን መስራት የሚመች ነገር እንሰራለን። ለምሳሌ ጫማ ስንወለውል ልብስ ስናጥብ እቃ የቤት እቃዎችን ስናጥብ እንደዛም ደግሞ ምግብ ስናበስል። ብዙ አይነት ነገሮችን የምንሰራው ጥቃቅን ነገሮችን ለምሳሌ ቡና ስናፈላ ቡናም ስንጠጣ። ያው ጎረቤት ይዘን የምንሄደው ወንበር እሷ ነች። እንደዛም ደግሞ ፀሀይ ስናሞቅ ለምሳሌ በጣም ትንሽና በአንድ እጅ እንኳን ይዘን መንቀሳቀስ ስለምንችል እሷን ይዘን መንቀሳቀስ እንችላለን ማለት ነው። ስለዚህ በአጠቃላይ እንግዲህ ይሄ የምናደርገው ነገር ምንድነው ማለት ነው? ለራሳችንን ያው ጥሩ ነገር ነው ወይ ደግሞ ለራሳችን የሚጠቅም ነገር ነው። ስለዚህ ሁሌም ያው የምናደርገው ነገር ነው ማለት ነው። ለየት ያሉ ነገሮችን ያው ፀሀይ ለማሞቅ ስባል አሁን ለምሳሌ ዱኳን ይዤ እኔ ለምሳሌ ወደ ውጭ እወጣና ከዛ እዛ ላይ ቁጭ ብዬ ፀሀይን አሞቀዋለው እንደዛም ደግሞ ለምሳሌ አንዳንዴ ንጹህ አየር እየዋሰድኩኝ የሆነ ነገር መስራት ከፈለኩኝ። ያው እሷን ወንበር ይዤ ነው ወደ ውጭ ወጥቼ ያንን ነገር የምሰራው ወይ ደግሞ ያንን ነገር የማደርገው ማለት ነው። ስለዚህ ይሄ ይሄ በጣም የተለመደና ይሄ በጣም ያው ብዙ ጊዜ የምናደርገው አይነት ነገር ነው። ወይ ደግሞ የምንፈጽመው አይነት ነገር ነው። በአጠቃላይ ስለዚህ ይሄ በጣም ደስ የሚልና በጣም እኔንም ጭምር ያው የተመቸኝ በጣም ለየት እንድትልም የሚያደርጋት ወንበር ነች እንደፈለግን ይዘን መንቀሳቀስ እንችላለን እንደፈለግን ለፈለግነው አላማ መጠቀም እንችላለን ማለት ነው። በጣም ደስ የምትል መቅመጫ ናት። ስለዚህ ድሮ ሶፋ ከመግዛቴ በፊት የገዟትና ብቻዬን ቤት ውስጥ ስኖር ስጠቀምባት የነበረች መቀመጫ ናት። እና በጣም ነው የምትመቸኝ በጣም ነው። ያው እያንዳንዱን ነገር ለመስራት በጣም ምቹ ነች ስለዚህ ይሄ እንግዲህ ብቻ ሳይሆን በጣም ረጅም ጊዜ ቆይታለች ማለት ነው። ስለዚህ በቃ መጨረሻ እንግዲህ በጣም አስፈላጊ ነገር ነው። እረፍት ለማድረግ እንደዛም ደግሞ ቆመን ለረጅም ጊዜ የሆነ ነገር መስራት። የማንችልበት አይነት አጋጣሚ ላይ እንግዲህ ይሄኛው በጣም ስለሚረዳና በጣም ስለሚያግዘን እናደርጋለን ማለት ነው። በአጠቃላይ እንግዲህ ሁሉም ሰው እዛ ላይ ተቀምጦ ስራውን ይሰራል ማለት ነው። ሳይደክመን ወይ ደግሞ የድካም ስሜት ሳይሰማን ረጅም ሰዓት ያንን ነገር እየሰራን እንድንቆይ ስለሚያግዝን እንግዲህ ሁሉም ሰው ያው ያንን ነገር መጠቀም መጠቀም አለበት ብዬ አምናለሁ ማለት ነው። እንደእኔ እንደእኔ ስለዚህ እኔም ለምሳሌ ጎምበስ ብዬ ረጅም ሰዓት ልብስ እያጠብኩኝ ወይ ደግሞ የሆነ ነገር እየሰራሁ የምቆይ ከሆነ ምን አይነት ነገር ሊያጋጥም ይችላል ማለት ነው። ወገቤን ሊያመኝ ይችላል። ብዙ ነገር ሊኖር ይችላል እና ስለዚህ ያ ነገር እንዳይሰማኝ ወይ ደግሞ ያ አይነት ህመም እንዳይሰማኝ ማድረግ ያለብኝ ነገር ቢኖር ይህው እነኝህን መቀመጫዎችን ተጠቅሜ ስራዬን በአግባቡ መስራት አለብኝ ማለት ነው። ስለዚህ ያን እያደረኩኝ ነው ማለት ነው የሚኖረው። ስለዚህ ሁሌም ይሄንን ትኩረት አድርጌ ወይ ደግሞ ለዚህ ያው ትኩረት ሰጥቼ ነው የምሰራው ማለት ነው። ያው እንግዲህ መቀመጫዎች በጣም ወሳኝነት አላቸው። አሁን አሁን በጣም ለየት ያሉ በጣም በሚገራርም መልኩ እየተሰሩ ያሉ መቀመጫዎች አሉ። እንግዲህ እኔ ሁሌ እንደዚህ መቀመጫ የምሸጥበት ቦታ ሲሄድ የማደርገው ነገር ቢኖር አሪፍ እና በጣም እኔን የተመቸኝ ነገር ካገኘሁ ሁሌ ገዝቼ ወደ ቤቴ ይዤ እሄዳለሁኝ። ያ ደግሞ እንግዲህ ያው ጥቅሙንም ብቻ ሳይሆን አንዳንዴ ቤታችንን እንዲያምር ከሚያደርጉ መካከል አንዱ ቤታችን ውስጥ የምንጠቀማቸው የቤት እቃዎች ወይ ደግሞ መቀመጫም ጭምር ነው ማለት ነው። ስለዚህ መቀመጫን እንግዲህ ያው ልዩ ልዩ የሆኑትን መቀመጫዎች ስናገኝ ገስተን መግባት አለብን ምክንያቱም በጣም በሚገራርም አይን በሚስብ መልኩ የምትሰሩ አይነት መቀመጫዎች አሉና እነሱን ሳገኙልኝ ይዤ ወደ ቤቴ እሄዳለሁ ማለት ነው። እንደዛ አደርጋለሁ። ስለዚህ በአጠቃላይ በቤቴ ልዩ የሆነ መቀመቻ አለ ወይ ለምለው ጥያቄ? አዎ በቤቴ ውስጥ በጣም ለየት የምትል በጣም የምታምር መቀመጫ አለች ይላሉ ስለ ጥያቄው በጣም ከልብ አመሰግናለሁ

እሺ። አሁን ደግሞ በቀን ምን ያህል ውሃ ትጠጣለህ ለምለው? ጥያቄ መልስ እየሰጠን እየተወያየን እንቆያለን ማለት ነው። እንግዲህ እንደሚታወቀው ውሃ በጣም ጠቃሚ ነገር ነው በጣም አስፈላጊ ነው። ሁሉም ሰው በቂ የሆነ ውሃን መጠጣት አለበት። በተለይ በተለይ እንግዲህ እድሜያቸውን ገባ ያለ ሰዎች እንደዛም ደግሞ ተቀምጦ የሚውሉ ሰዎች ለምሳሌ የሹፍርና ስራ የሚሰሩ እንደዛም ደግሞ የቢሮ ስራ የሚሰሩ ሰዎች። እንግዲህ እንደዛውም ደግሞ እንቅስቃሴ የሚያደርጉ ሰዎች ለሁሉም ሰው ያው እንደየስራ ዘርፋችን በትንሹ በቀን ሶስት ሊትር ውሃ መጠጣት ይመከራል። ያው ደግሞ ውሃ መጠጣት ያው ጥቅሙ አንደኛ የሰውነታችን ውስጥ እንግዲህ ምግብ የምግብ መፈጨት ስርዓቱ በደንብ እንዲሰራና ጥሩ በሆነ መልኩ ስራውን እንዲሰራ ስለሚያደርግ ያ ነገር ውሃ መጠጣት በጣም አስፈላጊ ነው። እንደዛም ደግሞ የምግብ እንደዚህ ሰውዬነታችን ከምግብ ንጥረ ንጥረ ነገሮችን ማምጠጥ እንድትችል በደንብ በስትክክል እና ያንን ያው በስርዓት እንዲሰራና እንዲያደርግ ወይ ደግሞ እንዲያከናውን ማድረግ ላይ እንግዲህ ይሄኛው በጣም ውሃ መጠጣት በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ውሃን ስንጠጣ እንግዲህ ያው በሰውነታችን ውስጥ ያሉ ህዋሳት ሁሉም በስትክክል ይሰራሉ በስትክክል ስራቸውን ያከናውናሉ እንደዛውም ደግሞ ለጤናው እንኳን በጣም ይመከራል ለምሳሌ እንዴት ነው? ያማረ እንዲሆን ወይ ደግሞ ቆዳችን በራ ብሎ ወይ ደግሞ በደንብ በአማረ መልኩ እንድታይ አምሮ እንድታይ ለማድረግ ያው ይሄኛው ውሃ መጠጣት በጣም የሚመከር ነገር ነው። ወይ ደግሞ እኛም የምናበረታታው ነገር ነው ማለት ነው። ምክንያቱም ያው ሰውነታችን አሪፍ የሆነ ቅርጽ ይዞ እንዲቆይ እንደዛውም ደግሞ ያማረ ሆኖ እንዲቀጥል ለማድረግ እንግዲህ ይሄኛውን ውሃ መጠጣት በጣም አስፈላጊ ነው። ውሃ ማንጠጣ ከሆነ እንግዲህ የመድረቅ አይነት ነገር ሊያጋጥመን ይችላል። ቆዳችን ላይ እንደዛውም ደግሞ መላው ሰውነታችን ላይ ማነው ስለዚህ በተቻለ መጠን ሁሉም ሰው እንግዲህ ውሃ መጠጣት መቻል አለበት። ስጠጣ ግን በቂ የሆነውን ውሃ መጠጣት አለበት። በብዛት የምንጠጣው ውሃ ደግሞ እንግዲህ ለምሳሌ ከተማ ላይ የሚኖሩ ሰዎች የሀይላንድ ውሃን ይጠቀማሉ። የሀይላንድን ውሃ ስንጠቀም እንግዲህ ያው ማወቅ ያለብን ነገር አለ እሱ ምንድነው? ኦውቲዲኤስ የሚባል ነገር አለ እሱን በደንብ ማወቅ አለብን። ምንጠቀመው ሃይላንድ ቲዲየሱ ከፍ ያለ ቢሆን አሪፍ ነው። ይሄ በአለም ጤና ድርጅትም የተቀመጠው መስፈርት አለ ቲዲኤስ ከሃምሳ እስከ አንድ ሺህ አምስት መቶ ቢሆን ይመረጣል። በብዛት ግን በሀገራችን ውስጥ ያሉ የሀይላንድ ውሃዎች ከዛ በታች ናቸው። ሀያውን እንኳን ሚሞላ የለም። ከፍተኛው ይመስለኛል አስራ አምስት ነው አስራ አምስት እና ከሰባት መካከል ነው አብዛኛው ያለው ያው ያ የሆነበት የራሱ ምክንያት አለው። ምክንያቱም ይሄ ቲዲኤሱ ከፍ ሲል ውሃው ትንሽ ይመራል ወይ ደግሞ ለመጠጣት ይከብዳል ማለት ነው። ደስ ስለማይል ሰዎች ያንን ሀይላንድ አይገዙም ወይ ደግሞ ከገበያ ይመጣልን ብሎ በሚፈሩ ስለ ስለሚፈሩ ሰዎች ቀለል አድርጎ ቴዲኤሱን በጣም አውርዶ በዝቅተኛ መልኩ ነው የሚያመርቱት ማለት ነው። እንግዲህ እኛ እንዳጠናንና እንዳነበብን ከሆነ አንድ ሰው ምንም አይነት ምግብ ሳይበላ ዝም ብሎ ያንን ውሃ ብቻ ቢጠጣ ለሶስት ከነ ወይ ደግሞ ለአምስት ቀን ቢጠጣ። መጨረሻ ላይ ራሱን ይስታል ተብሎ ነው የሚታሰበው ምክንያቱም ያው በሰውነታችን ውስጥ ያሉ ህዋሳት እንግዲህ በጣም እንዲጠወልጉና እንዲሞቱ ስለሚያደርግ ማለት ነው። ሰውነታችን ውስጥ ያለው ፈሳሽ ወደ ውጪ እንዲወጣ ስለሚያደርግ የሀይላንድ ውሃ ትንሽ ጉዳት የከፋ ነው። ግን ከምግብ እንደዛም ደግሞ ከተለያዩ አይነት ነገሮች ለምሳሌ ከቡና ከሻይ እንደዛውም ደግሞ ከምንጠቀማቸው ነገሮች ያው ያ ነገር ስለሚካካስ ያን ያክል የከፋ ጉዳት አይደርስብንም ማለት ነው። እንጂ እሱን ብቻ ብንጠቀም እና በሱ ብቻ የምንኖር አይነት ሰዎች ብንኖር በጣም እንጎዳ ነበር ማለት ነው። ግን ያው በሀገራችን ውስጥ ከቧንቧ ከወንዝ የተቀዳ ሰው ያው ምግብ ይሰራበታል ብዙ ነገሮችን ያደርጋል ከዛ ገዛ እያገኘን ያንን የማካከስ አይነት ስራ ይሰራል ማለት ነው። ስለዚህ በአጠቃላይ እንግዲህ ወደ ራሴ ሊመለስና በቀን ምንያህል ውሃ ትጠጣለህ? ብሎ ያው ብዙ ጊዜ ሶስቴ ውሃ እጠጣለሁ። መጀመሪያ ጠዋት ላይ ሁለት ኩባያው ውሃ እጠጣለሁ ከዛ ምሳ ላይም ሁለት እጠጣለሁ ከዛ እራት ላይም ሁለት እጠጣለሁ ስለዚህ በአጠቃላይ ወደ ሶስት ሊትር የሚሆነውን በቀን እጠጣለሁ ማለት ነው። ስለዚህ ይሄንን ስጠጣ እንግዲህ ሰውነቴ ውስጥ ያለው ሁሉ ነገር በስትክክል ስራውን እንዲሰራ ያደርጋል። ጥሩ እና በጣም ሙሉ ጤንኝነት እንዲሰማኝ ያደርገኛል። ስለዚህ እንደዚህ ነው እኔ የማደርገው ማለት ነው። በአጠቃላይ ሶስት ሊትር ውሃን በቀን የተጣለው ማለት ነው። ስለ ጥያቄው እና ስለነበረኝ ጊዜ አመሰግናለሁ

እሺ አሁን ደግሞ? ምን አይነት መሳሪያዎችን ትጠቀማለህ የሚል ጥያቄ መጥተዋል እንግዲህ በቤቴ ውስጥ ከምንጠቀማቸው መሳሪያዎች ያው ምግብ ማበስልበት የቤት እቃዎች ደግሞ መሳሪያዎች አሉ። እነ ቢላን የመሳሰሉ እንደዛውም ደግሞ ቤት ለመጥረግ መጥረጊያን እጠቀማለው አካፋ አለኝ። እንደዛውም ደግሞ መቆፈሪያ አለ። ብዙ እንደዚህ ለምሳሌ ለመፍታት እነዚህ ነገሮችን እቃዎችን ፈቶ ለመጠገን ሚሆኑ አይነቶች እንደዚህ እንጨት ሚፈልጥበት ፋስ አለኝ። እንደዚህ ምዝማርም የሚጨነክርበት እንደዚህ መዶሻ አለኝ። እነዚህን እቃዎች ወይ ደግሞ እነዚህን መሳሪያዎች በቤቴ ውስጥ እጠቀማሉ ማለት ነው። እንደዚህ ደግሞ እንግዲህ አንዳንዴ በር ለምሳሌ ተዘግቶ ሳይከፈት እንዳይከፈት ሳይከፈት ከቀረ ምሰበርበት የራሱ የኔ ብረት መሳሪያ አለኝ ማለት ነው። ስለዚህ ያንን ነው አንድ ላይ ምትጠቀመው ማለት ነው። ስለዚህ እንግዲህ እንደየ መኖሪያ ቦታችን እና እንደየ ኑሮ ደረጃችን የምንጠቀማቸው ብዙ ነገሮች አሉ ወይ ደግሞ የምንጠቀማቸው ብዙ አይነት የቤት ወይ ደግሞ በአጠቃላይ መሳሪያዎች አሉ ማለት ነው። ስለዚህ ያው መሳሪያ ሲባል እንግዲህ በግቢያችን ውስጥ በቤታችን ውስጥ ተጨማሪ ይሄ ነገሮች ነው ወይ ደግሞ ለአስፈላጊ ነገሮች ብቻ ምንጠቀምባቸው እና ብዙ ጊዜ ማልጠቀምባቸው አይነት ነገሮች ናቸው መሳሪያ ሚባሉት። አልፎ አልፎ ነው ምንጠቀምባቸው ማለት ነው ሁሌ አደለም። ለምሳሌ የቤት እቃ ብንል ለምሳሌ ምግብ ምንመግብበት ከሆነ ሁሌ ምንጠቀምበት ነገር ነው እምናበስልበትም የቤቲካ እንደዛ ሁሌ ምንጠቀምበት ነው። እሄኛው ግን አልፎ አልፎ ነው ለምሳሌ አጥር መስራት ስንፈልግ እንጨት የምንቆርጥበት አለ ፋሳ አለ ከዛ መስማር የምንጨነክርበታለህ ችካሩና እንደዛው ደግሞ ይሄ መዶሻ ሚባለው ከዛ ምስማሩ አለ ያ አንድ ላይ መቶ ከዛ መሳሪያ ይባላል ስለዚህ መሳሪያ ሌላም ሊኖር ይችላል ለምሳሌ የጦር መሳሪያ ሊኖር ይችላል። ያንን የጦር መሳሪያ ሚጠቀም ሰው አለ ለምሳሌ ራሱን ለመጠበቅ እንደዛ እንደውም ሀገርን ለመጠበቅ እንደዚህ የተለያዩ አይነት ንብረቶችን ለመጠበቅ በ አሁን ለምሳሌ እንደዚህ ዘብ እሚቆሙው ሰዎች አሉ ለሀገር ለከተማ ማታ እኛ ስንተኛ ከተማውን ሚጠብቁ ሰዎች አሉ። እነሱ እነሱ አሁን ለምሳሌ ምጠብቀው ከተማዋ ለመጠበቅ ወይ ደግሞ ሰላምን ለማረጋገጥ ሚጠቀሙት መሳሪያ አለ የጦር መሳሪያ ይጠቀማሉ በዱላ ልጠቀሙ ይችላሉ የተለያዩ አይነት ነገሮች አሉ ስለዚህ እንደዚህ ቦምቦች ልጠቀሙ ይችላሉ ጥይት ላይ ሽጉጥ ልጠቀሙ ይችላሉ ክላሽ ልጠቀሙ ይችላሉ። ብዙ ነገር አለ እና እንደ እያልንበት እና እንደ ተሰማረንበት የሙያ ዘርፍ የምንጠቀመው አይነት መሳሪያ አለ ማለት ነው። ወደ ጤና ብንመጣ ለምሳሌ ጤና ላይ ምንጠቀማቸውን አይነት መሳሪያዎች አሉ ለምሳሌ ሰዎችን ለመመርመር በሽታቸውን መርምርን ለማወቅ ወይም ደግሞ ለመለየት እንደዛውም ደግሞ ህክምናውን ለመስጠት የተለያዩ አይነት መሳሪያዎች አሉ እና እነሱን መጠቀም እንችላለን። እነሱ ያሉ ነገሮች ናቸው ማለት ነው። በአጠቃላይ እንግዲህ ይሄ ያልንበት ቦታ ምንሰራው ነገር እና ሙያችን ይወስነዋል ማለት ነው። ምክንያቱም አሁን ምሳሌ የጉልበት ስራ ሚሰራ ሰው በብዛት ፋስን ይጠቀማል መዶሻን ይጠቀማል አካፋን ይጠቀማል ከዛ መቆፈሪያ ይጠቀማል ብዙ ጊዜ እንደዚህ የምለካበትን እንግዲህ መላኪያ ይጠቀምበታል ያው የውሃ ልኩንም ምለይበት እሱንም ይጠቀማል። ብቻ እንደዚህ ለምሳሌ እንደዚህ ግንብ ምሰራው ከሆነ ደግሞ እንደዚህ ሲምንቶውን ከዛ ከናሸዋ ምቀላቅልበትን እንደዛም ደግሞ አንድ ላይ ምወዝድበትንም እንደዛ ምለስንበትን መስመር አለ። ብዙ ነገሮች አሉ እና የምንሰራው ስራ ይወስናል ማለት ነው። ወይ ደግሞ እኛ ያለንበት ሁኔታ ወይ ደግሞ እኛ እምናደርገው በየቀኑ ምናከናውነው ነገር ወሳኝነት አለው ማለት ነው። ስለዚህ በአጠቃላይ ያ ነገር ነው እሚወስነው ማለት ነው። ምንጠቀመው አይነት እቃ ስለዚህ እንደኔ እንደኔ ያው ስራችን ነው ወይ ደግሞ እኛ የተሰማረንበት ነገር ነው ምወስነው ምንጠቀምበት የመሳሪያ አይነት ማለት ነው። እንዳልኩት ያው እስከ ግለሰብ እስከ ሀገር ደረጃ ያው የተለያዩ አይነት መሳሪያዎች አሉ። እንዳልኩት ለምሳሌ መንገድ ለማውጣት የምንጠቅምበት ብዙ መሳሪያዎች አሉታል ተለቅ ተለቅ የሚሉ ማሽነሪዎች እንደ መሳሪያ ነው ምጠቀሙት ወይም ደግሞ እንደሚታስቡት እዛም ደግሞ ብዙ ያው እያንዳንዱ ቦታ ላይ ሚያስፈልጉ ብዙ ነገር አለ እና ለዛ ለዛ ምንጠቀምባቸው ማሳሪያ ናቸው። ከዛ ወደ ቤታችንም ስንመጣ ቤት ለመስራት ምንጠቀምባቸው መሳሪያዎች አሉ እነዛን ደግሞ ቤታችንን ለማጽዳት የምንጠቀምባቸው መሳሪያዎች አሉ። ራሳችን እንዳልኩት ያው ራሳችንን ለመጠበቅ የምንጠቀምባቸው መሳሪያወች አሉ። ስለዚህ እኛ ያለንበትና እኛ ምንሰራው ስራ ይወስነዋል ማለት ነው። የምንጠቀመው አይነት መሳሪያ ምን አይነት መሳሪያ እንደሆነ ስለዚህ ያ ነው ማለት ነው። ያው እኔን ምጠቀማቸው መሳሪያዎች ቅድም ያልኳቸው እና የዘረዘርኳቸው ናቸው በብዛት ብዙም አይደሉም ስለዚህ ጥያቄ በጣም አመሰግናለሁ